መብረቅ ፈሪ ነህ እኔ መብረቅ አልፈራም። ምንም አያስፈራኝም አንዳንድ ጊዜ ትንሽ ከፍተኛ ሀይል ካለው ልፈራ እችላለሁ እንጂ ይሄን ያክል የሚያስፈራኝ ነገር የለም። ለመብረቅ አልፈራም ከዛ ደግሞ እኔ ብዙውን ጊዜ መብረቅ ያን ያክል ባይሆንም ግን ያዝናናኛል። መብረቅ አልፈራም ባይ ነኝ እና መብረቅ ትፈራለህ ወይ ተብሎ ለተጠያቀኝ ጥያቄ መልስ የሚሆነው አልፈራም ነው።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ ብዙውን ጊዜ የምመርጠው ብቻዬን መሆን ብዙ ጊዜ ያዝናናኛል ከራሴ ጋር ማውራት ከራሴ ጋር መግባባት ከራሴ ጋር ማዘን እንትን ማድረግ ጊዜ መስጠት ለራሴ በጣም ይመቸኛል ነው። እኔ ቤት ውስጥ ቁጭ ማለት በተለይ ደግሞ የግሌ ክላስ ከሆነ። ይመቸኛል እና በቤት ውስጥ ወይስ በውጭ መሆን ትመርጣለህ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው በቤት ውስጥ ነው

የቀረበ ምግብ ትበላለህ? አዎ እበላለሁ እኔ የቀረበ ምግብ እበላለሁ። ማለት ሰው ባለሁበትም ሊሆን ይችላል። ለሌላ ሰው ለተቀረበ የተቀረበም ሊሆን ይችላል። እና እንጀነራል የቀረበ ምግብ ትበላለህ ወይ ተብለህ ጥያቄን ጥያቄ መልስ የሚሆነው ቀላል ነው። ይሄ አዎ እበላለሁ ነው። እንደውም አብዛኛው ጊዜ የቀረበ ምግብ ነው የምበላው እና የቀረበ ምግብ አዎ እበላለሁ

ስራዎችን በቅደምተከተል ታስቀምጣለህ እኔ ምንም አይነት እም እ ቅደምተከተል ማስያዝ ምናምን ፕሮግራም ብዙ ጊዜ እንትን አልልምና። ስራዎችን በቅደም ተከትል ለማስቀመጥ አይነት ሰው ነኝ ብዬ ራሴን እንትን አላደርግም። ስለዚህ ስራዎችን በቅደም ተከተል ታስቀምጣለህ ወይ ተብሎ ለጠየቀኝ ጥያቄ መልስ የሚሆነው እ ማለት እ ግልጽ እ መሆን ስላለበት አይደለም ነው አደለሁም። ስራዬን በስራዎችን በቅደምተከተል አላስቀምጥም። አንዳንድ ጊዜ በዘፈቀደ በተመቸኝ ሰዓት ራሴ ባማያችሁበት ሁኔታ ልሰራ እችላለሁ

ጨው ብዙ ትወዳለህ? አዎ እወዳለሁ ጨው እወዳለሁ ጨው የምወድ አይነት ሰው ነኝ አንዳንዴ በተለይ ደግሞ ከስጋ ጋር ቢሆን በጣም ጨው ሲኖርበት ደስ ይለኛል እና ደግሞ አንዳንዴ ብዙ ማለት ያን ያክል ብዙ ላይሆን ይችላል እንጂ እኔ ጨው ምወድ አይነት ሰው ነኝ። ከዛ ደግሞ ብዙውን ጊዜ የሆነ ማለት ጨው ያለበት ምግብ ደስ ይለኛል። እና ጨው ከሌለበት ጨው ቢበዛበት እመርጣለሁ። እኔ

ወተት ትጠጣለህ አዎ እጠጣለሁ ወተት እጠጣለሁ እርጎ እጠጣለሁ አሬራ እጠጣለሁ ሁሉንም የወተት አይነት እንትኖች ይመቹኛል እወዳለሁ ጥሩ ስሜት ይሰጠኛል። ወተት ፈልቶም ሊሆን ይችላል ሳይፈላም እኔ እጠጣለሁ እወዳለሁ። ወተት አዎ በደንብ እጠጣለሁ ስለዚህ ወተት እጠጣለሁ ወይ ተብሎ የተጠየቀኝ ጥያቄ መልስ የሚሆነው አዎ ነው

ምን አይነት ጥቅማ ጥቅሞች አሉ? ምን አይነት ይሄ ጥያቄ ብዙም ግልጽ አይደለም ግን ደግሞ ምንም የማገኘው ጥቅማ ጥቅም የለኝም። ምንም አይነት ምን አይነት ጥቅማ ጥቅሞች አሉህ? ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው ምንም አይነት ጥቅም እስከሌለኝ ድረስ ምንም አይነት ጥቅማ ጥቅም የለኝም ነው። ስለዚህ ግልጹ የዚህኛው መልስ ምንም አይነት ጥቅማ ጥቅም የለኝም።

እኔ ብዙን ጊዜ ፎቶ ማንሳት አልወድም ፎቶ ማንሳትም አልወድም ፎቶ መነሳትም አልወድም። ስለዚህ ፎቶ ማንሳት አንዳንዴ ማለት የሆነ ፕሮግራም ላይ የሆነ ሰው ላይ የሆነ እንተን ነገር ሲፈጠር ፎቶ ማንሳት ከሆነ እኔ በፍጹም ብዙም ጊዜ አይመቸኝም እንደዚህ አይነት ነገር። ካሜራ መያዝ ሁላ ምናምን። ብዙን ጊዜ ምንም የስልኬ ካሜራ ብዙን ጊዜ አልጠቀምበትም ለራሴ ፎቶ መነሳትም። ብዙ ያን ያክል አይደለሁምና ፎቶ ማንሳት ትወዳለህ ወይ ተብሎ ለጠየቀኝ ጥያቄ አልወድም ነው መልሴ

አይስክሬም ትወዳለህ አይስክሬም ትወዳለህ ይሄ ጥያቄ? አንዳንዴ ልወድ እችላለሁ ላልወድም እችላለሁ። አንዳንዴ እንደ ሁኔታው ነው የምቀያየረው ደስ ሲለኝ እወዳለሁ። ደስ ካላለኝ ደግሞ ላልወድ እችላለው። እና ይህጥያቄ ብዙን ጊዜ ግልጽ አድርገው ባልመልሰው ደስ ይለኛል ምክንያቱም እወዳለሁም አልወድምም በሁለቱ መሃል ላይ ነኝ

ማህበራዊ ሚዲያ ትጠቀማለህ አዎ ግጥም አድርጌ ነው የምጠቀመው አብዛኛው ጊዜ የማሰልፈው ማህበራዊ ሚዲያ ላይ ነው ከማህበራዊ ሚዲያ ብዙውን ጊዜ አርብ ቀን በቀን ውስጥ ለስምንት ሰዓት ሁላ ልጠቀም እችላለሁ። ማህበራዊ ሚዲያ በጣም በከባዱ ተጠቃሚ ነኝ ብዬ ራሴን ልገልጽ እችላለሁ። እና ማህበራዊ ሚዲያ ትጠቀማለህ ወይ? ተብሎ ጥያቄን ጥያቄ መልስ የሚሆነው በግልጽ አዎ አብዛኛው ጊዜ ማህበራው ሚዲያ ላይ ነው የማሳልፈው። ማህበራው ሚዲያ ተጠቃሚ ነኝ አዎ

እናሳ የተበላሸ ነገር ማስተካከል አዎ እችላለሁ የተበላሸ ነገር መጠገን እችላለሁ የተበላሸ ነገር የማስተካከል እንደ አዲስ የመፍጠር ችሎታ አለኝ ምክንያቱም ሰው ነኝ እኔ የማሰብና የማሰላሰል። እንትን ክህሎት አለኝ እና የተበላሸ ነገር ማስተካከል ትችላለህ? ወይ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው ኦፍ ኮርስ አዎ በደንብ ማስተካከል እችላለሁ። በስነስርዓት መጠገን እችላለሁ። አንዳንዴ ለማለት ላላቀው ሙያ የሌለኝ ሊሆን ይችላል በዛ ነገር እንጂ ተመራምሬ ግን አዎ አስተካክለዋለሁ

በመስኮት ጎን መቀመጥ ትወዳለህ አዎ እወዳለሁ አብዛኛው ጊዜ ግልጽ የሆነ ቦታ ላይ። መቀመጥ እና በተለይ ደግሞ ትራቭሊንግ ላይ መኪና ላይ ከሆንኩኝ በመስኮት መቀመጥ እወዳለሁ ብዙን ጊዜ እያየሁ መሄድ ደስ ይለኛል ቦታዎችን እያየሁ እየጎበኘሁ መሄድ ደስ ይለኛል። እና በመስኮት ጎን መቀመጥ ትወዳለህ ወይ ተብሎ ለተጠየቀኝ ጥያቄ መልሴ ሚሆነው አዎ ነው። እንደውም አብዛኛው ጊዜ የምመርጠው በመስኮት ጎን መቀመጥ ነው።

የጧት እለታዊ ተግባራችሁ ምንድነው? አብዛኛው ጊዜ እኔ የጧት እለታዊ ተግባራዊ ሊሆን የሚችለው ስፖርት መስራት ነው። ቀጥታ ከእንቅልፌ እንደተነሳው ስፖርት መስራት እወዳለሁና። የጧት እለታዊ ተግባራችሁ ምንድነው? ተብሎ የተጠየቅን ጥያቄ በግሌ በኔ መ መልሴ ስፖርት መስራት ይሆናል። ከዛ ከስፖርት መስራት በኋላ ቁርስ በላለሁ ቁርስ ከበላሁኝ በኋላ እወጥ ልብሴን ለብሴ እወጣለሁ ማለት ነው። እና የጧት እለታዊ ተግባሬ ቁርስ ስፖርት መስራት ነው

የጫማ ቁጥሬ የጫማ ቁጥሬ ስንት? ነው ተብሎ ለጠየቄኝ ጥያቄ መልሴ የጫማ ቁጥሬ። እስከ ሰላሳ ዘጠኝ በጣም ይጠበኛል አርባ ቁጥር ደህና ነው ልኬ ነው ሱል ሳላደርግ አለብሰዋለሁ። አርባ አንድ ደግሞ አሪፍ አሪፍ ነው አርባ አንድ ቁጥር አሪፍ ይሆነኛል። አርባ ሁለት ቁጥር ደግሞ ሶል ደርቤ እየሰፋኝ ትንሽ ማደርገው ጫማ ነው። እና በመካከለኛ አርባ ቁጥር ነው ቁጥሬ አርባ ቁጥር ነው

ስጦታ መስጠት ትወዳለህ? አዎ እወዳለሁ ለሰው ስጦታ መስጠት እወዳለሁ። ግን ደግሞ ብዙን ጊዜ ስጦታ መቀበል አይመቸኝም እና የሰውን ውለታ መያዝ ስለማልፈልግ ስጦታ መ መስጠት እወዳለሁ። አዎ እወዳለሁ ስጦታ መቀበል ግን ለራሴ ከሆነ አይመቸኝም አልወድም። ስለዚህ ስጦታ መስጠት ትወዳለህ ወይ ተብሎ ለጠየቀኝ ጥያቄ መልስ የሚሆነው። በግልጽ አልወድም አዎ እወዳለሁ ነው። ስጦታ መስጠት አዎ እወዳለሁ።

የቅጥር ሂደት እንዴት ነው የምን ቅጥር የስራ ቅጥር ከሆነ እኔ በቅጥር አይደለም የምሰራው። ያን ያክል የቅጥር ስለ ቅጥር ሂደት ያን ያክል ላላውቅ እችላለሁ። ምክንያቱም አብዛኛው ጊዜ የሚያውቀው ሰው እዛው ቅጥር በቅጥር ላይ የሚሰራ ወይም ደግሞ ቅጥር የሚያካሂድ ሰው ነውና፤ ይሄ የቅጥር ሂደት እንዴት ነው ተብሎ የጠየቀኝ ጥያቄ መልሴ እኔ ቅጥር ላይ ስለምሰራ አላውቅም ነው።

ሃይማኖታዊ ግብር ታከብራለህ? አዎ አከብራለሁ፣ አዎ ሃይማኖታዊ ግብር፣ ሃይማኖታዊ በዓል፣ በደንብ አከብራለሁ ክርስቲያን ነኝ፤ ኦርቶዶክስ ነኝ። እንደ አንድ ኦርቶዶክስ እኛ ደግሞ ለሃይማኖት በዓላት፤ በዓላትና ግብር በጣም ትልቅ ክብር አለን። እና ሃይማኖታዊ ግብር፣ ሃይማኖታዊ በዓል አከብራለሁ። ይመቸኛል እና ደግሞ ደስ ይለኛል ብዙን ጊዜ። እና ቀጥታ መልሴ አዎ ነው።

በትምህርት ቤት የምትወደው ትምህርት ምን ነበር? እኔ ብዙን ጊዜ የምወደው ትምህርት። አንዳንዴ ማለት። ብዙ አንድ ሁለቱም ልወድ እችላለሁ ግን ደግሞ እኔ ለማት ለሂሳብ የተለየ ፍቅር ነበረኝ ሂሳብ እወዳለሁ። ከምወዳቸው ሰብጀክቶች አንዱ። ሂሳብ ነበረና በትምህርት ቤት የምትወደው ትምህርት ምን ነበረ? መልሴ ሂሳብ ነው። ሂሳብ ወይም ደግሞ ማትስ ይሆናል ማለት ነው

ዋይፋይ ትጠቀማለህ አዎ እጠቀማለሁ አብዛኛው ጊዜ ዋይፋይ ነው የምጠቀመው። እና ዋይፋይ ትጠቀማለህ ወይ ተብሎ ለጠየከኝ ጥያቄ መልስ የሚሆነው ኮምፕሊትሊ አዎ ነው። አብዛኛው ጊዜ ከዋይፋይ ጋር ነው የምዉሉ ዳታ ብዙም አላበራም እና። ይሄ ቀላል እና ግልጽ ጥያቄ ነው መልስ የሚሆነው ለዚህም አዎ ነው

ስንት ቋንቋ ትችላለህ? ስንት ቋንቋ እችላለሁ? እኔ ሁለት ቋንቋ በደንብ እችላለሁ አማርኛ እና ትግርኛ። ሶስተኛ ቋንቋ ደግሞ እንግሊዘኛ እንግሊዘኛ ብዙም ፈጣን አይደለሁም ግን ደግሞ መግባባት እችላለሁ እሰማለሁ እና ቀስ እያልኩ መመለስ እችላለሁ ስለዚህ እንደ ሶስተኛ ቋንቋዬም መያዝ እችላለሁ ማለት ነው። እና በአጠቃላይ ሶስት ቋንቋዎችን እችላለሁ

ዶሮ አለ። ዶሮ የለኝም። ዶሮ የለኝም። እእ ዶሮ ያን ያክል ቤት ውስጥ እ እንዲኖርም አያስፈልግም ባይ ነኝ እና ዶሮ አለ። የለኝም አሁን የለኝም ወደፊትም ቤቴ ውስጥ ዶሮ የሚኖረኝ አይመስለኝም። ወይም ራቅ ባለ እንትን ካልሆነ በስተቀር ዶሮ አሁን የለኝም ዶሮ አለው የተብለው የጥያቄ መልስ የሚሆነው የለኝም ነው።

አዳዲስ የስራ ግንኙነቶች ትፈጥራለህ ወይ? አዎ እፈጥራለሁ። አዳዲስ የስራ ግንኙነቶች ፈጥራለሁ አዳዲስ አማራጮች ካሉ እንትን አደርጋለሁ ክሬት አደርጋለሁ። አዳዲስ የስራ ግንኙነቶች ትፈጥራለህ ወይ? ተብለህ ጥያቄ ጥያቄ መልስ የሚሆነው አዎ ነው። ሰው ነኝ እና አብዛኛው ጊዜ ደግሞ ሰው ሰው ሆነህ ስራ ላይ እስካለ ድረስ። አዳዲስ የስራ ግንኙነት ትፈጥራለህ አዳዲስ ሰዎችን ታገኛለህ አዳዲስ መንገዶችን። ትፈጥራለህና አዎ ነው መልስ የሚሆነው

ነገሮቹን በስርዓት ታስቀምጣለህ አንዳንዴ ላስቀምጥ እችላለሁ ደስ ካለኝ አብዛኛው ጊዜ ግን ነገሮቹን በስነ ስርዓት አላስቀምጥም። ኧ ማለት እንዳሉበት ትቼው ሊሄድ እችላለሁ አንዳንዴ ደግሞ በስነ ስርዓት አስቀምጬ እንትን ማረግ እማረግበት ሰዓትም ይኖራል። እና ግን ደግሞ ማክ ማለት። በሚበዛው ከያዝነው አላስቀምጥም

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ አብዛኛው ጊዜ መጽሐፍ ማነብ ከሆነ ልብ ወለድ እወዳለሁና። ካነበብኳቸው መጽሐፎች ከወደድኩት። ይሄ ኦሮማይ የሚለው መጽሐፍ በጣም እወደዋለሁ። እና የምወደው መጽሐፍ ኦሮማይን ነው። ከዛ ደግሞ ፍቅር እስከመቃብርም አለ። ከዛ ደግሞ ብረቅረቅታ የሚባልም አለና በጣም የምወደው ግን ኦሮማይ ነው ማለት ነው

ታሪክ መንገር ትወዳለህ ወይ? አዎ እወዳለሁ እንዴት አልወድም። ታሪክ መንገር እወዳለሁ ታሪክ መስማት እወዳለሁ ይመስጠኛል ደስ ይለኛል። ታሪክ ስሰማ እና ደግሞ የማውቀውን ታሪክ ለሰው ስናገርም እንዲሁ ደስ ይለኛል። እና ታሪክ መንገር ትወዳለህ ወይ? ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው በአጠቃላይ አዎ እወዳለሁ። ታሪክ መንገርም ሆነ ታሪክ መስማት እንዲሁም ደግሞ ታሪክ መጽሐፍ ታሪክ መዘገብ ለሰው ስለ ታሪክ መንገር እወዳለሁ። አዎ

በአንድ ጊዜ ብዙ ስራዎች ታስተናግዳለህ አዎ አስተናግዳለሁ እንዴት አላስተናግድም? በአንድ ጊዜ ብዙ ስራዎችን አስተና ላስተናግድ እችላለሁ። ከዛ ደግሞ በአንድ ቀን ውስጥ ብዙ ስራም ልሰራ እችላለሁና። እና ይሄ ግልጽ ጥያቄ ነው በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የተባለ የተባልኩትን ጥያቄ መልስ የሚሆነው አዎ ነው። እና ግልጽ ነው መልሱ አዎ ነው

አወንታዊ አስተያየት አስተያየትን ተቀብለህ ታውቃለህ? አዎ አውቃለሁ እንዴት አላውቅም። አስተያየት አዎንታዊ አስተያየት እቀበላለሁ በተለይ ደግሞ አንዳንድ ጊዜ አሉታዊም ቢሆን እቀበላለሁ ምክንያቱን ስለሚያስተካክለኝ። እንትን ስለሚያደርገኝ እና አዎንታውም ልቀበል እችላለሁ ላልቀበልም እችላለሁ እንደሁኔታው ግን እቀበላለሁ በሚል ብይዘው ይቀለኛል

በመንገድ ላይ ምግብ ትገዛለህ አዎ እገዛለሁ እንዴት አልገዛም? በመንገድ ላይ ምግብ እገዛለሁ ከራበኝ በመንገድ ላይ መጠጥ እገዛለሁ ከጠማኝ በመንገድ ላይ አንድ ነገር እገዛለሁ ካስፈለገኝ ግዴታ በመንገድ ላይ አስፈላጊ ከሆነ ምንም ነገር ገ ልገዛ እችላለሁ። በመንገድ ላይ ምግብ እገዛለሁ አዎ መልሱ ይሄ ነው በመንገድ ላይ መጠጥ ካስፈለገኝም እገዛለሁ። በመንገድ ላይ ምንም ነገር ካስፈለገኝና ካለ አዎ እገዛለሁ

ምን አይነት የሙቀት መጠን ትመርጣለህ? እኔ የምመርጠው የሙቀት መጠን ብዙም ብዙ በጣም ሀሩር ሳይሆን በጣም ማለት ሙቀት እወዳለሁ። ሞቅ ባለ ለብ ባለ አየር ይመቸኛል እና አብዛኛው ጊዜ እስከ ሰ ሰላሳ ዲግሪ ሴልሺየስ ሰላሳ ሁለት እስከዛ ባሉት ይመቹኛል እና ሃያ ምናምንም ምንም እንትን አይልም ግን ደግሞ ከሃያ ከወረደ በተለይ ከሃያ አምስት በታች ከሆነ እኔ ይበርደኛል በጣም

መስኮትን ክፍት ትተዋለህ መስኮቴን ክፍት አልተውም መስኮቴን መክፈት አልወድም ሙሉ ነገር ሲዘጋጋ ደስ ይለኛል። እና መስኮቴን ክፍት አልተውም አብዛኛው ጊዜ እኔ ደበቅ ማለት ይመቸኛል። እና መስኮት ክፍት አልተውም በርም ራሱ በአንዳንዴ ክፍት ላልተው እችላለሁ ሁሉንም ዘጋግቼ ውስጥ ልቀምጥ እችላለሁ። መስኮትን ክፍት ትተዋለ ተብለው ለተጠየቀኝ ጥያቄ መልሱ አልተውም ነው

ስትታመም ከስራ ትቆያለህ? አዎ እንዴታ ካመመኝ እንዴት እሰራለሁ ካመመኝ እንዴት እቆማለሁ። ካመመኝ እንዴት ሰው አስተናግዳለሁ። እና ይሄ ቅድሚያ የራስህን ጤናነት ለስራ ስኬታማነት አስፈላጊ ነው። ባይ ነኝና ስታምም ከስራ አዎ እቆያለሁ ከስራ እዘገያለሁ። አዎ ስትታመም ከስራ ትቆያለህ? ተብሎ ለጠየቀኝ ጥያቄ አዎ ነው መልሴ

ምን አይነት መሳሪያዎች ትጠቀማለህ? ብዙ አይነት መሳሪያ ልጠቀም እችላለሁ በሚያስፈልገኝ ደረጃ በሚያስፈልገኝ መልኩ ብዙ አይነት መሳሪያ ልጠቀም እችላለሁ እጠቀማለሁም። እና ምን ምን አይነታቸው ለማለት ብዙ ቢሆንም አንዳንድ ጊዜ ሙዚቃ አሁን የሙዚቃ መሳሪያዎችን እጠቀማለሁ የሙዚቃ መሳሪያዎች እጠቀማለሁ

ትንኞች በአካባቢዎ አሉ አዎ አሉ አሉ አዎ በተለይ ደግሞ መስከረም ላይ መስከረም ላይ አካባቢ ከሆነ በጣም አሉ አዎ ይበዛሉ ለእንቅልፍ ሁላ ሊያስቸግሩ ይችላሉ። እና ትንኞች በአካባቢያችን አዎ አሉ በጣም አሉ። እና ደግሞ ይሄ በህግ ማለት ከወር በወር በወር ሊቀያየር ይችላል ከአንድ ወር ወደ አንድ ወር ያለውን የትንኝ መጠን ወይም ደግሞ አንዳንድ ወር ላይ ላይኖሩ ይችላሉ። ግን ደግሞ በተለይ በሚኖርበት ሰዓት ወደ መስከረም ሰዓት አካባቢ ትንኝ አዎ አለ